የአካባቢዎ ገበያ እንዴት ነው? በእኔ አካባቢ በምኖርበት ከተማ አካባቢ ገበያ ብዙ ጊዜ የሚቆመው ቅዳሜ ነው ግን ከዚህ በተጨማሪ በተለያዩ ሱቆችና ሱፐር ማርኬቶች ላይ ደግሞ በማንኛውም ጊዜ ማግኘት ይቻላል። ብዙ ጊዜ እሁድ ገበያዎች ዝግ ይሆናሉ በክርስትና እምነት እሁድ ሰንበት ስለሆነ አብዛኛው ሰው ወደ ቅዳሴ ስለሚሄድ ወደ ቤተክርስቲያን ስለሚገሰግስ እሁድን ከሳምንቱ ካሉ ሰባት ቀኖች መካከል ሰባተኛውን እሁድን በእረፍት ብዙ ጊዜ ያከብራሉ። በአካባቢዬ የሚገኘው ገበያ በጣም ካለው አለም አቀፋዊ የኑሮ መጨመር እና የዋጋዎች የዋጋ ንረት ምክንያት በማድረግ ዋጋ በጣም ከፍተኛ ጭማሪ የሚያሳይ ነው። በእኛ አካባቢ የእህል ምርቶች የንስሳት ተዋጽኦዎች እንደዚሁም ልዩ ልዩ ቅመማ ቅመሞችም ሌሎችም የመዋቢያና የመዝናኛ እቃዎችም የስጦታ እቃዎችም የሚሸጡበት ነው። በእኔ አካባቢ የሚገኙ ገበያዎች ፍራፍሬም የሚሸጥበት አትክልት በብዛት የሚሸጥበት ገበያ ነው ያለው

ዝናብ ሲዘንብ ምን ታደርጋለህ? ጥሩ ጥያቄ ነው ዝናብ ሲዘንብ እኔ የማደርገው ወደ ቤት መግባት ነው። ወደ ቤት አቅራቢያ የማልገኝ ከሆነ ደግሞ ክረምት ነው በብዛት ዝናብ የሚጥለው በእኛ ሀገር። የታወቀ ነው ከሰኔ ጀምሮ እስከ መስከረም ባለው። ወራት ውስጥ ሰኔ ሀምሌ ነሀሴ ጳጉሜን ጨምሮ መስከረም እነዚህ ወራት ዝናብ በብዛት የሚዘንብባቸው ወራት ስለሆኑ በእነዚህ ወቅቶች ጥላ ይዤ እንቀሳቀሳለሁ። ስለዚህ ዝናብ በሚጥልበት ጊዜ ጥላውን እዘረጋለሁ። ነገር ግን ዝናቡ በጣም ከፍተኛ ደረጃ ላይ ደርሶ ከፍተኛ የሆነ ዝናብ ኖሮት ውሽንፍር ያለበት በንፋስ። ከዛ ዛይ የሚል ውሽንፍሬ ያለበት ዝናብ ከሆነ ደግሞ መጠለያ ቦታ ፈልጌ ወደ መጠለያ ቦታ እሄዳለሁ።

ቃልድ መናገር እወዳለሁ። ብዙ ጊዜ ቀልድ በመቀለድም ሌሎችን ማሳቅ ሌሎችን ማስደሰት የሌሎች ላይ ደስታን መፍጠር ደስ ያሰኘኛል። ብዙ ጊዜ የሚሰሩ ስራዎችንም አንዳንድ ጉዳዮችንም በቀልድ መልኩ በማሳቅ ሌሎችን ሰዎችን በማስደሰት መልእክቱ በቀላሉ እንዲደርሳቸው ለማድረግ ጥረት አደርጋለሁ። ስለዚህ ቀልድ መናገር በጣም ደስ ያሰኛል ብዙ ሰዎችም የገቢ ምንጫቸው አድርገውታል። ቀልድ የሚቀልዱ ሰዎች ኮሜዲያን ይባላሉ። የተለያዩ ቁም ነገሮችን በቀልድ እያዋዙ ሰዎችን እያሳቁ እያስደሰቱ የሚፈልጉትን መልእክት በነዛ ዘንድ ያስተላልፋሉ። ስለዚህ እኔም ከዛ ባለኝ ልምድ መሰረት ሰዎችን በማሳቅ በማስደሰት እንዳይከፉ በማድረግ እንዳያዝኑ በማድረግ ውስጣቸው ላይ ያለው እንዴት ቁጣ ብስጭት በደስታ እንዲቀይሩ ለማድረግ የተለያዩ ቀልዶችን አልፌ አልፌም ቢሆን ጣል ለማድረግና ሰዎችን ለማሳካት በሰዎች ላይ ደስታ ለመፍጠር እሞክራለሁ።

በቤቴ ልዩ የሆነ መቀመጫ ሶፋ ነው። የተለየ መቀመጫ ብዬ የማዘጋጀው ለእንግዶቻችን ሲመጡ የሚቀመጡበት ነው እና ንጽህናው ተጠብቆ ጥራቱ ተጠብቆ ሲያወት ደስ እንዲያሰኛቸው አድርጎ ታጥቦ ተወልውሎ የሚቀመጡ መቀመጫዎች አሉ። በእነዚህ መቀመጫዎች ላይ እንግዶቻችን ሲመጡ በተለያዩ ጉዳዮች እኛን ሊጠይቁ ቤታችን ሊመለከቱ የደስታችንም ሆነ የሀዘናችን ተካፋይ ለመሆን የሚመጡ ከተለያዩ ቦታ የሚመጡ እንግዶች ወላጆቻችን ከዚህ በፊት የምናውቃቸው ጓደኞቻችን እንደዚህ በሚመጡበት ጊዜ ሊቀመጡበት የሚችሉ የክብር መቀመጫ ነው። ስለዚህ ያንን መቀመጫ ጥራቱን ተጠብቆ ህፃናት ልጆች እየዘለሉ እንዳያበላሹት በጥንቃቄ ተይዞ የሚኖር መቀመጫ አለ።

በየትኛው መተግበሪያ መልእክት ትልካለህ ይህ ጥሩ ጥያቄ ነው? በርካታ መተግበሪያዎች አሉ መልእክት የም የምላላክባቸው እነዚህ መተግበሪያዎች የድምጽ መልእክት እልክባቸዋለሁ የጽሁፍ መልእክት እንደዚሁም ደግሞ የምስል የተንቀሳቃሽ ምስል ወይም የቪዲዮ መልእክቶችን እልካለሁ ከሰዎች ጋርም የምደዋወልባቸው የምገናኝባቸው የተለያዩ የሶሻል ሚዲያ መተግበሪያዎች አሉ ከእነዚህ መተግበሪያዎች መካከል በብዛት እኔ የምጠቀመው በመጀመሪያ ደረጃ ዋትሳፕን ነው። በዋትሳፕ የድምጽ መልእክቶችን ምስሎችን ቪዲዮዎችን አጋራለሁ ከሰዎች ጋርም እንደዚሁ እገናኛለሁ ከዚህ በተጨማሪ ሁለተኛ ላይ ያለው ቴሌግራም ነው በቴሌግራም የተለያዩ ምልክቶችን አስተላልፋለሁ እንደ ዋትሳፕ ተመሳሳይ የሆነ አገልግሎት ያለው ነው። ግን እዚህኛው ላይ ደግሞ በተለየ መልኩ የቻናል እና የግሩፕ ወይም የቡድን ስብስቦችም ያሉበት ስለሆነ በዚህ በቡድኑም በቻናሉም ላይ መልእክቶችን አስተላልፋለሁ። ከዚያ ቀጥሎ ያለው ፌስቡክ ነው። በፌስቡክ በእኔ ውስጥ ያለውን ስሜት የሚሰማኝን አካባቢው ላይ ወይም ፌስቡክ ላይ ደግሞ እየተራገቡ ያሉ ወሬዎችን በማጥራት እውነተኛ መሆን አለመሆናቸውን መልእክቶችን እንደዚሁ አስተላልፋለሁ። ከዚህ በተጨማሪ በዩቲዩብ ነው ዩቲዩብንም እንደዚሁ እጠቀማለሁ። ስለዚህ ማህበራዊ ሚዲያ ላይ ያሉ ጉዳዮችን ያሉ መተግበሪያዎችን በሙሉ እጠቀማለሁ ብዬ አስባለሁ

የስራ እድገት እየፈለክ ነው አዎ የስራ እድገት እፈልጋለሁ የስራ እድገት የምፈልግበት የራሴ ምክንያት አለኝ። በተለያዩ ጊዜያት የትምህርት ማሻሻያዎችን አደርጋለሁ ትምህርቴን እማራለሁ ከዲፕሎማ ወደ ዲግሪ ከዲግሪም ወደ ሁለተኛ ዲግሪ። እድገቶችን አሳያለሁ ነገር ግን በዚያ በተማርኩበት ላይ በተማርኩበት የትምህርት አይነት እና በተማርኩበት ሙያ ላይ የሚያሰማራ ደግሞ ከዚህ አሁን ካለሁበት ስራ የተለየ ስራ እፈልጋለሁ አሁን ያለኝ የትምህርት ዝግጅት በሲቪል ምህንድስና ነው። እኔ እየሰራሁ ያለሁበት ደግሞ መጀመሪያ በተማርኩበት የሂሳብ ዲግሪ ነው። እኔ የምፈልገው አሁን በሲቪል ምህንድስናው በተማርኩበት ሙያ ብዙ ዋጋ በከፈልኩበት ጊዜዬን ባጠፋሁበት እና ብዙ ልምድና እውቀት አግኝቼበታለሁ ብዬ በማስበው በሲቪል ምህንድስናው የስራ እድገትን ባገኝ ደስ ይለኛል። ስለዚህ የስራ እድገት በማንኛውም ጊዜ ቢሆን ሰው ሲሰራ በእድሜው በችሎታው በእውቀቱ እየተለካ እየተመዘነ የስራ እድገት። የሚያገኝ ከሆነ መስሪያ ቤቱን ይወደዋል በመስሪያ ቤቱ ባለው በተቀጠረበት ቦታ ላይ ለረጅም ጊዜ እንዲያገለግል ይረዳዋል። እና ይህንን እኔም የስራ እድገትን የምፈልግ ከዚህ አንፃር ነው።

ስነ ጥበብ እወዳለሁ። አዎ ስነ ጥበብን የምወደው ልዩ ልዩ የሆኑ ስራዎችን ከፈጠራ ጋራ የተካኑባቸው ሰዎች እና ለሁሉም ሰው ደግሞ ይሄ ጸጋ ተሰጥቶታል ብዬ አላስብም። ሁሉም ሰው ስነ ጥበብ ላይ ይሳተፋል ብዬ አላስብም። እኔ ስነ ጥበብን ስራዎች በመስራትም ሆነ በማድነቅ በጣም በደስታ የምመለከታቸው የምወዳቸው ስራዎች ናቸው። ከስነ ጥበብ ጋራ በተገናኘ በተለይ የስነ ስዕል ስራ። አንዱ የስነ ጥበብ ውጤት ነው። እና ይሄ የስነ ጥበብ ውጤት። ደስ የሚያሰኘኝ በተለይ በተለያዩ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሚገኙ ገዳማት አድባራት በቤተክርስቲያን በሙሉ ብትሄዱ። በጣም በርካታ የስነ ጥበብ ስራዎች ይታያሉ ስዕላት ይታያሉ እነዚህ ስዕላት። በጣም ገላጭ ናቸው። አርባይቱ ወንጌል የሚባል ወይም አራቱ ወንጌላት የሚባሉ አሉ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን። የሚታመኑ መጽሐፍት እና ተቀባይነት ያላቸው መጽሐፍት እነዚህ የወንጌል መጽሐፍት። ኢየሱስ ክርስቶስ ከተወለደበት ጀምሮ እስካረገበት ድረስ የሰራውን ስራ በሙሉ የሚናገሩ ናቸው። በስዕላት ይህንን አራቱን መጽሐፍት ወይም አራቱን ወንጌል ግን በስዕላት በአምስት በስድስት ስዕል ቁጭ አድርጓቸዋል። በሁሉም ስዕል ላይ ስትመለከቷቸው ከልደቱ ጀምሮ እስከ እርገቱ ያለውን በስዕል ይገልጡታል። ወንጌል ላይ ያሉ እያንዳንዱን ተግባር እያንዳንዱን ክንዋኔ በስዕል ይገልጹታል። እና ይሄ በጣም ስለሚያስደንቀኝ ስነ ጥበብን በጣም መውደድ የጀመርኩት ከዚህ የተነሳ ነው

ፍየል አይቼ አውቃለሁ ፍየል እንግዲህ ከቤት እንስሳት መካከል አንዷ ናት የፍየል ስጋ ይበላል በተለይ በኢትዮጵያ በሚገኙ የገጠራማ ቦታዎች እና የቆላማ አካባቢዎች ላይ። ፍየል በብዛት ይረባል እና። ፍየል ደጋ አካባቢ ብዙም አይመቸውም ወደ ቆላ አካባቢ ግን ምቹ ነው የሚበላው ቅጠላ ቅጠል ነው። ዛፍ ላይ እየተንጠለጠለ ቅጠሎችን እየቆረጠ ይመገባል። ፍየል ስጋውም ጥሩ ነው የሚበላ እንስሳ ነው ታርዶ ይበላል ለአመት ባል ለተለያዩ ጉዳዮች። እና እኔም ፍየል ከማወቅ አልፌ ፍየል እየጠበቅኩም አድጊያለሁ። ስለዚህ የፍየልን ባህሪ በደንብ እረዳለሁ ፍየል በጣም ፈጣን ናት ትጮሃለች። ከዚያ እዛ ቦታ ትሯሯጣለች አንድ ቦታ ባሰማሩባት ቦታ አትገኝም። ላቷ ደግሞ ይሄ ሀፍረተ ስጋዋን በላት አትሸፍንም በግ በላቱ ይሸፍናል እሷ ግን አትሸፍንም። እና ፍየልን ማውቃት። ከህፃንነቴ ጀምሮ ነው በቤት ያለች እንስሳ በቤት ውስጥም የምትኖር ስለሆነ እኔም እየጠበቅኩም ስላደግኩ ይሄንን ፍየልን በደንብ አውቃለሁ

የቀረ ምግብ ትመገባለህ አዎ ብዙ ጊዜ የቀረ ምግብ እበላለሁ። የቀረ ምግብ ማለት የተረፈ ወይም ተረፈ ምግብ ነው ተረፈ ምግብ የሚባለው። ለምሳሌ እኛ ወላጆቻችን ተመግበው የተረፋቸውን ምግብ እየበላን አድገናል። ይሄ አንደኛም ታዛዥነት ነው ሁለተኛም በረከት ነው። ሶስተኛም የእነሱን የአባቶቻችንን ተቀባይነት ወይም እነሱን ማክበራችንን የምንገልጥበት ነው። የነሱን የተረፈ ምግብ ማግኘት በጣም ታላቅ በረከት ነው። የእነሱን እድሜ እንዲሰጠን የእነሱን ሃይማኖት የእነሱን ምግባር ለእኛም እንዲሰጠን የእነሱን ፀባይ የእነሱን የኑሮ ሁኔታ በሙሉ ለእኛም እንዲሰጠን እግዚአብሔርን በመማፀን የምናደርገው ነው። በተማሪ ቤት ደግሞ የቆሎ ትምህርት ቤት ላይ የምንማር በምንማር ጊዜ እንደዚሁ እየተለመነ እንመገባለን የምንለምነውና የምንለምናቸው ሰዎች የሚሰጡን ምግብ አብዛኛውን ጊዜ ተረፈ ምግብ ነው። ስለዚህ ያንን ምግብ ወስደን አድርቀን እንደዚሁም ደግሞ የተሻለ ሆኖ ካገኘነው እርጥቡንም እንመገባለን።

ጾም ትጾማለህ? አዎ። በጣም ደስ ብሎኝ የምጾመው ጾም ነው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን። ጾም አንዱ ትእዛዝ ነው። ሰው መጾም አለበት ከእህል ከምግብ መከልከል አለበት ዳዊትም በመዝሙሩ ላይ የተናገረው ነገር አለ እኔ ሰውነቴ ቅቤ ከማጣቱ የተነሳ ከሳ ብሏል። ዳንኤልም እንደዚሁ ይሄንኑ ተናግሯል። ስለዚህ ጾም ይገባል መጾም መጸለይ ደግሞ ታላቅ በረከትም የሚያስገኝ ነው። ይህንን የነነዌ ሰዎችም አሳይተውናል። የነነዌ ሰዎች ነነዌ ልትጠፋ በነበረበት ጊዜ። በመጾም ሁሉም ተሰብስበው በመጾም እንስሳት እንኳን ሳይቀሩ ነው የሚለው እንስሳት። ጥጃና ላም ሳይገናኙ ግልገል ከእናቷ ጋር ሳትገናኝ ጾመውታል። በመጾማቸው ምክንያት ሊት አገሪቱ ልትጠፋ ከነበረበት መቅሰፍት ድነዋል። ስለዚህ ጾም ብዙ ትርጉም ያለው ነው። በመጽሐፍ ቅዱስም የተገለጠ ነው። ስትጾሙ ደግሞ እንደ ግብዞች አትሁኑ ብሏል በወንጌል ሲናገር ስለዚህ ሰው ሲጾም መጾሙ እንዲታወቅለት መጠውለቅ በሰው ዘንድ ድክምክም ብሎ መታየት የለበትም። ፊትህን ተቀባ ይላል በፍቅር በሃይማኖት መቀባት ያለበት። ሃይማኖትን ፍቅርን የሚያሳይ መጾም ብቻ አይደለም። ከምግብ ከምግብ ከውሃ መከልከል ብቻ ስላልሆነ ጾም የሚባለው በርካታ ነገሮችንን መተው ስለሚያስፈልግ ነው። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሰባት አጽዋማት አሉ። እነዚህ ሰባቱ አጽዋማት የአዋጅ ናቸው ወይም የግዴታ ሰባት አመት እና ከዚያ በላይ የሆነው አማኝ በሙሉ ሊጾማቸው የሚገቡ ጾሞች ናቸው። እነዚህም አብይ ጾም በመጀመሪያ ደረጃ ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም አለ። ከዛ ቀጥሎ ከአብይ ጾም ቀጥሎ የምንጾመው ደግሞ ጾመ ሐዋርያት የሚባል ጾም አለ። ሐዋርያት ወደ ሀገረ ስብከታቸው ከመሄዳቸው በፊት የጾሙት ጾም ነው። ከዛ ጾመ ድህነት አለ። ይሄ አርብና ረቡ ነው አርብ የተሰቀለበት ነው ረቡ ደግሞ ለመስቀል የተማከሩበት ነውና እነዚህ ታስበው ይጾማል። ከዛ የነሀሴ አንድ የሚጀምረው የእመቤታችን ጾም አለ ጾመ ፍልሰታ የሚባለው ማለት ነው። ከዚህ ከጾመ ፍልሰታ ቀጥሎ ጾመ ነብያት የሚባል ጾም አለን። አምስት ደረሰ ማለት ነው ከዛ ጾመ ነብያት የሚባለው ህዳር አስራ አምስት ጀምሮ እስከ ገና በዓል ድረስ የሚጾም ጾም ነው። ከዚህ ቀጥሎ ያለው ጋድ የሚባል ጾም ነው። ጋድ ልዋጭ ነው ይሄ ጋድ የሚባለው ጾም ደግሞ የሚጾመው ለጥምቃትና ለገና በዓል ዋዜማ ነው። የእነዚህ ሁለቱ ቀን ዋዜማ ይጾማል። እነዚህ አጽዋማት አሁን ወደ ስድስት ደረስን ማለት ነው። በዚህ መልኩ እነዚህ ጾሞች ይጾማሉ። የጋድ ጾም ላይ ብዙ ጥያቄዎች የሚያነሱ አሉ ሁለት ቀን መጾም አለበት። ሶስት ቀን መጾም አለበት አንድ ቀን ነው የሚሉ ክርክሮች አሉ ግን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የተወሰነ ውሳኔ አለ። በዚያ ውሳኔ መሰረት የጋድ ጾም የጥምቀትና የልደት ዋዜማ ነው። ከዚህ ከዋዜማው ጾም ውጭ ሌላ ጾም የለም። የመጨረሻውና ሰባተኛው ጾም ደግሞ ጾመ ነነዌ የሚባል ጾም ነው ጾመ ነነዌ የሚባለው ከአብይ ጾም በፊት ሁለት ሳምንት ቀደም ብሎ የሚጾም። በመግቢያችን ላይ ቅድም እንዳለው የነነዌ ሰዎች ከእሳት ቁጣ አገሯን ከመጥፋት ህዝቡን ከሞት የሰወሩበት ስለሆነ ይሄ ታሳቢ ተደርጎ ጾም ይጾማል ጾም መጾም ደግሞ የተለያዩ ጥቅሞች አሉት። ጥንካሬን ይሰጣል። የደም ዝውውርን ያፋጥናል። የሰውን አይምሮውንም እንዲያስብ እንዲረጋጋ ያደርገዋል። ስለዚህ ጾም በጣም ብዙ ጥቅሞች አሉ። ስለሆነ እኔ ጾምን ጾም አለ የምጾመውም በፍትሃ ነገስት አንቀጽ አስራ አምስት ላይ በታዘዘው ሰዓት መሰረት ነው።

በእንጨት እሳት ማብሰል አውቃለሁ ብዙ ጊዜ የምናበስለው በእንጨት ነው እሳት ተጠቅመን እንጨቱን አያይዘን ምጣድ በመጣድ እንጀራ በመጋገር እንደዚሁም ደግሞ ወጥ በመስራት። በእንጨት ነው እንግዲህ ብዙ ነገር የምንሰራው። ኤሌክትሪክ አሁን ስለገባልና መብራት ስላለ በመብራት የተወሰኑትን ነገሮች መብራት በመጠቀም በስቶቭ እንጠቀማለን ነገር ግን ብዙውን ስራ ከዚህ በፊት እንሰራ የነበረው በእንጨት በማብሰል ነው። ወጥ የምንሰራበት ምግብም ምናበስልበት እንጀራ የምንጋግርበት ጥሬ የምንቀቅልበት ቆሎ የምንቆላበት ማንኛውንም ስራዎችን በሙሉ የምንሰራበትና ማንኛውንም አይነት ምግብ የምናበስለው በእንጨት ነበር። አሁን መብራት በመምጣቱ ወደ ስቶቭ ቀይረናል። ነገር ግን በእንጨት የሚሰራው ምግብ የተሻለ ጣዕም የተሻለ የሆነ የመብሰል አቅምም ስላለው በእንጨት ቢበስል መልካም ነው ብለን። እና

"በምን ሰዓት ትተኛለህ?" ለሚለው ጥያቄ፤ እንግዲህ እኔ የምተኛበት ሰዓት እንደየሁኔታዎቹ ሊለያዩ ይችላሉ። በተለይ በስራ በጣም ደክሜ የምመጣበት ወቅት ከሆነ "በምን ሰዓት ትተኛለህ?" ለሚለው ጥያቄ፤ እንግዲህ እኔ የምተኛበት ሰዓት እንደየሁኔታዎቹ ሊለያዩ ይችላሉ። በተለይ በስራ በጣም ደክሜ የምመጣበት ወቅት ከሆነ ስለዚህ በስራ ደክሜ መጥቼ መጽሐፍትን አንብቤ ከልጆች ጋርም ተወያይተን ተነጋግረን ምግብ እራታችንን በልተን ከጨረስን በኋላ ሶስት ሰዓት እና ከዚያው በኋላ ብዙ ጊዜ እተኛለሁ። ስለዚህ የመኝታ ጊዜዬ ይሄ ነው። በስራ በጣም በምንደክምበት ጊዜ ምናልባት ሁለት ሰዓት ተኩል አካባቢ ልተኛ ቀደም ብዬ እችል ይሆናል። ከዚያ ውጪ ባለው ግን ብዙ ጊዜ የተለመደው ስራዬ ይሄ ነው። በዚህ ሰዓት ተኝቼ ሌሊት አስራ አንድ ሰዓት አካባቢ ደግሞ መነሳት ስለሚኖርብኝ ይህንን አደርጋለሁ ብዙ ጊዜ።

ስንት? ኢሜል ትልካለህ እንግዲህ መልእክቶችን በኢሜል እላላካለሁ በኢሜል። ብዙ መልእክቶችን በተለይ የጽሁፍ መልእክቶችን ፋይሎችን እንደዚህ በኢሜል እልካለሁ። ስለዚህ በኢሜል የምልካቸው መልእክቶች እንደየሚላከው መልእክት ጉዳይ እና እንደሚላክለት ሰው ብዛት ቁጥሩም ይለያያል። ግን በአማካይ ለአንድ ሰው ቢያንስ ሁለት መልእክቶችን በአንድ ጊዜ ልልክ እችላለሁ። በየቀኑ መልእክቶችን እልካለሁ በስራ ጉዳይም እንደዚህ የምሰራቸው አንዳንድ ስራዎች ሲኖሩ ሰዎች ወደ እኔ መልእክት ይልካሉ እኔም ያንን ስራ ሰርቼ ደግሞ ወደ እነሱ እልካለሁ። እና በኢሜል በአማካይ እስከ ሁለት እስከ ሶስት የሚደርሱ መልእክቶችን ለሰዎች ልልክ እችላለሁ

ቅጽል ስም አለኝ። ቅጽል ስም በቤተሰብ በጓደኛ በአካባቢ ሰው በተለያየ ቦታ የሚሰጥ የተለያየ ቅጽል ስም አለ። በቤት ደረጃ ልጆች የሚጠሩበት ቤተሰቦቼ ወላጆቼ የሚጠሩኝ በስራ ቦታ አካባቢ ደግሞ የቅርብ ጓደኞቼ የሚጠሩኝ የተለያየ የሆነ ቅጽል ስም አለኝ። ቤት አካባቢ ልጆች ባባ በማለት በቅጽል ስም ይጠራሉ አባባ ይላሉ ባባዬ ይላሉ እንደነዚህ ያሉ ቅጽል ስሞችን ይጠራሉ። ወላጆቼ ደግሞ ማሙሽ የሚል ቅጽል ስም አላቸው። ባለቤቴ ደግሞ ኤም የሚል የተለየ የሆነ ቅጽል ስም አለ። በጓደኞቼ በኩልና ቅርብ የሆኑ የስራ ባልደረቦቼ ደግሞ መልኬ የሚል የቅጽል ስም ይሰጣሉና እንደየ ስራ እንደየ ቦታውና እንደየ ሰው የተለያዩ የሆነ ቅጽል ስሞችን ይሰጣሉ። ግን ብዙ ጊዜ በጣም የሚታወቀውና ብዙ ሰዎችም የሚጠሩኝ መልኬ የሚለውን ቅጽል ስም ነው።

ሙዚየም መሄድ ትወዳለህ? ጥሩ ጥያቄ ነው ሙዚየም መሄድ እወዳለሁ እኔ ታሪክን በጣም ስለምወድ ታሪክ ማጥናትን ታሪክ መመራመርን ስለምወድ እዛ ባሉ በተለያዩ ጊዜያት የተፈጸሙ ድርጊቶችና አንዳንድ መታየት መዳሰስ ያለባቸው እቃዎች ወደሚገኙባቸው ቦታዎች መሄድ እወዳለሁ፤ ሙዚየም ላይ የሚታዩ በርካታ ታሪካዊ ቁሳቁሶች ይኖራሉ፤ የተለያዩ ነገስታት የተለያዩ ጳጳሳት የተጠቀሙባቸው አልባሳት፤ መቋሚያዎች፣ ጸናጽሎች፣ እቃዎች፣ መጽሐፍት፣ የህብራና መጽሐፍት ልዩ ልዩ የሆኑ አልባሳት ይኖራሉና ሙዚየም ላይ ሄጄ ያንን መመልከት ወደኋላ ታሪክን እንድመለከትና በዚያ ዘመን እነሱ በኖሩበት ዘመን የነበረውን አለባበስ፣ የነበረውን አጻጻፍ፣ የነበረውን ባህል፣ የነበረውን አጠቃላይ የሆነ ሀገራዊ ሁነት እንድረዳ ስለሚረዳኝ ሙዚየም መሄድ እወዳለሁ።

በብእር ወይስ በእርሳስ ትጽፋለህ? ትክክለኛው የአማርኛ ጻጻፍ ብእር ሳይሆን ብርእ ነው እና ብእር የሚለው ፊደሎቹ ተገላብጠዋል። ብእር ለመጻፍ በእርሳስ ለመጻፍ መጀመሪያ የምጽፈው ነገር ይወስነዋል። በርእ የምጽፈው የምጽፈው ነገር ደምቆ እንዲታይ ለረጅም ጊዜ እንዲቆይ የምፈልግ ከሆነ ነው በእርሳስ የምጽፈው ደግሞ የምጽፈው ነገር በቀላሉ እንዲጠፋልኝ የምፈልገው ከሆነ በቀላሉ አጥፍቼ መተካት ያለብኝ ጽሁፍ አይነት ከሆነ በተለይ ደግሞ ስዕሎች የሚሳሉ ስዕሎች ካሉ በእርሳስ እጠቀማለሁ። ከዚያ ውጪ ግን ብዙ ጊዜ የምጽፈው ብርእ ነው ብርእ ተጠቅሜ እጽፋለሁ ብርእ ተጠቅሜ በእጄ የምጽፈው ጽሁፍ ደግሞ ደማቅ ጥራት ያለው ለሰዎች በቀላሉ የሚታይ የሚያምርና የሚስብ ነው እና ብርእ እጠቀማለሁ ከእርሳስ ይልቅ

ዋይፋይ እጠቀማለሁ። ዋይፋይ የምጠቀመው በቢሮ አካባቢ የምገኝ ከሆነ ነው። በቤቴ የምትጠቀመው የሞባይል ጥቅል፣ ሞባይል ዳታ ነው። ቢሮ አካባቢ በስራ ጉዳይ ደግሞ የምንቀመጥ ከሆነ፤ ሆቴሎች አካባቢ መዝናኛዎች ካፌ፤ ሬስቶራንት እንደነዚህ አካባቢዎች እና በተለያዩ በምንቀሳቀስባቸው ቦታዎች ላይ ዋይፋይ ያላቸው ካሉና ዋይፋዩ የይለፍ ቃል የሌለበት ከሆነ በቀላሉ ገብቼ ልጠቀም እችላለሁ። ግን አብዛኞቹ ዋይፋይዎች የይለፍ ቃል ያላቸው ስለሆነ፤ የሌሎችን በቀላሉ መጠቀም ይከብዳል። በስራ ቦታ ግን ያለውን ዋይፋይ እጠቀማለሁ። ዋይፋይ መጠቀምም ዳታው በጣም በፍጥነት ከዳታው በተሻለ በፍጥነት መረጃዎችን ለመላክ፣ ለመቀበል፣ ለማየት፣ ለመስማት ስለሚጠቅም እሱን እጠቀማለሁ።

በቤት ውስጥ ወይም ከቤት ውጭ መሆንን የምመርጠው እንደሁኔታዎች ነው። ለምሳሌ በጣም ፀሀይ ያለበት ሙቀቱ የበረታበት ቀትር አካባቢ የሆነ ከሆነ። ጥላ ለማግኘትና እረፍት ለመውሰድ ወደ ቤት አካባቢ መግባት የተሻለ መስሎ ስለሚታየኝ ወደ ቤት እገባለሁ። ነገር ግን ጠዋት አካባቢ በጣም ቀዝቃዛ በሆነበት ሰዓት እና ምሽት አካባቢ ደግሞ አየር መውሰድ የተለያዩ መናፈሻዎችን ማግኘት መናፈስ መዝናናት የሚያስፈልግበት ሲሆን ወደ ውጭ እወጣለሁ። ስለዚህ ወደ ውጭም ወደ ቤትም ለመግባት ወይም ለመውጣት እንደየሁኔታዎቹ ይወሰናሉ ሁኔታዎቹ የሚወስኑት ነገር ነው ማለት ነው።

ምግቤን ለሌሎች ማካፈል እወዳለሁ ይህንን ማድረግ ደግሞ ሃይማኖታዊ ግዴታዬም ነው። ሃይማኖታዊ ግዴታ የሚሆነው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ባለው በወንጌል የተገለጠ ነገር አለ ብራብ አብልታችሁኛል የሚል ጥያቄ ይጠይቃል በመጨረሻው ዘመን ሰው ለፍርድ በሚነሳበት ጊዜ። ስለዚህ ሰው ለፍርድ በሚነሳበት ጊዜ አንደኛው የሚጠየቀው ጥያቄ ይሄ ስለሆነ ምግብን ለሌሎች ማካፈልና የተራቡትን መመገብ ማብላት ግዴታ ነው ሃይማኖታዊ ግዴታ ያለው ሃይማኖታዊ መሰረትም ያለው ነው። በዚህም ደግሞ ዘላለማዊ ርስት መንግስተ ሰማያትን መውረስ የሚቻልበት ስለሆነ። ምግቤን ለሌሎች ባካፈልን እወዳለሁ። ይህንን ማድረግም ስለሚገባ እኛ ተርበን ሌሎች ቢያበሉን ደስ እንደሚለን ሁሉ የተራቡ ሰዎችን እኛም ስናበላቸው ደስ ይሰኛሉ ብለን ማሰብ ይገባናልና ማለት ነው። ስለዚህ ምግብን ለሌሎች መስጠት ከሌሎች ጋር ተካፍሎ መብላት በጎረቤት ለተራቡት አበ የሚበላ የሚጠጣ ነገር ለሌላቸው ሰዎች ማካፈል። ይህንን ማድረግ ሃይማኖታዊ መሰረት ያለው ነው

መስኮቴን ክፍት የማደርገው በመስኮቱ አየር እንዲገባ በምፈልግበት ጊዜ ነው። ቤቱ ውስጥ የታፈነ አየር እና ሽታው ጥሩ ካልሆነ መስኮት በመክፈት ማናፈስ ግዴታ ነው። እና መስኮቴን ክፍት አድርጌ እኔም አናፍሳለሁ መስኮትን ክፍት አድርጌ የምተወው እስኪናፈስ ድረስ ነው። ከዚያ በኋላ ግን በመስኮት ደግሞ አንዳንድ ነገሮች ገብተው ቤቱ ውስጥ የሚረብሹና ቤቱን የሚያቆሽሽ ሆነው ካገኘው መስኮቱን እዘጋለሁ። ግን ብዙ ጊዜ ክፍት አድርጌ የምተወው እንደዚህ ቤቱ መናፈስ ያለበት ከሆነና በተለይ እንጀራ እየተጋገረ ከሆነ ሙቀት በጣም የበዛበት ከሆነ ያንን ሙቀት ለማቀዝቀዝ። መስኮቶችን ከፈታ አድርጎ በመስኮት በኩል አየር እንዲገባ ንጹህ አየር እንዲገባ ይሄ የሞቀው አየር ደግሞ እንዲወጣ አደርጋለሁ

የትኛውን በዓል ትወዳለ? እኔ የምወደው በዓል ሃይማኖታዊ በዓላት ከሚከበሩበት በዓላት ነው፤ እንግዲህ በጣም በርካታ ብዙ ሃይማኖታዊ በዓላት አሉ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስርዓት መሰረት የተደነገጉ የአባቶቻችን መምህራን ያዘዙን እንድናከብራቸው ተደስተን እንድንውልባቸው የነገሩን ብዙ በዓላት አሉ፤ ከእነዚህ በዓላት መካከል ለእኔ በጣም ደስ የሚለኝ የልደቱ ነው በልደቱ በጣም ብዙ ነገሮች ተገንተዋል፤ ገና ወይም የጌታ ልደት ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም ከስጋዋ ስጋን ከነፍቷ ነፍስን ነስቶ የተወለደባት ቀን ናት እና ይቺ ቀን ብዙ ጥል በነበረባት፣ ህዝብና አህዛብ ሰው እና መልእክት ምድር እና ሰማይ ተጣልተው የነበሩባት እና አምስት ሺህ አምስት መቶ ዘመን ያህል ተለያይቶ የኖረበት ጊዜ ነበር እና ይሄንን የጥል ግድግዳ አፍርሶ አንድ ሆነው እረኞች ከመላእክት ጋራ ስብሃት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብዕ ብለው ያመሰገኑባት ሰውና መላእክት በአንድ የሆኑባት የተባበሩባት ጌታችን መድኃኒታችን ኢየሱስ ክርስቶስ በበረት የተወለደባት ለእኛ አራያ ቤዛ ሊሆንን በጨርቅ የተጠቀለለባት ናት እና ይቺን የልደት በዓል ከሁሉም በዓላት ሁሉ ከፍ ከፍ አድርጓት ስለሚል በጣም የምወደው በዓል ቢኖር የጌታ ልደት ገና ነው ማለት ነው።

በበጋ ወቅት ምን ታደርጋለህ? በጋ የሚባለው በእኛ አካባቢ በኢትዮጵያ አካባቢ እና እኔ በምኖርበት አካባቢ። በጋ የሚባለው በጣም ደረቃማና ፀሀይ የሚበዛበት ነው። ስለዚህ ፀሀይ የሚበዛበት ደረቃማ የሆነ አዋራ በጣም የሚበዛበት ጊዜ ስለሆነ ይህንን አቧራ ለመከላከል ማስክ መልበስ ፀሀዩ ደግሞ በጣም የሚያቃጥል ከባድ ፀሀይ ስለሆነ ለዚህ ደግሞ ጃንጥላም መያዝ ተገቢ ነው። ስለዚህ በበጋ ወቅት የማደርገው ይሄንን ነው። በሌሎች ቦታዎች በበጋ ወቅት ምናልባት ከዚህ የተለየ የአየር ፀባይ ሊኖር ይችል ይሆናል። በእኛ አካባቢ ያለው የአየር ፀባይ ግን እንደዚህ ነው በጣም የሚያቃጥል ፀሀይ የሚኖርበት አቧራ የሚበዛበት። ምድርም ሙቀት በጣም የሚበዛባትና የምታቃጥልበትና በዚህ ወቅት በብዛት ወደ ቤት አካባቢ በመጠጋት ከዛፍ ጥላ በማረፍ። በዚህ መልኩ የፀሀዩን ሙቀት መከላከል ካልተቻለ በቀር በጣም ከባድ የሆነ አናትን በስቶ የሚጥል በጣም ከባድ የሆነ ሙቀት ያለበት ነው

ሌሎችን መርዳት ትወዳለህ? አዎ ሌሎችን መርዳት ሃይማኖታዊ ግዴታ አለው ሃይማኖታዊ መሰረት አለው። እኛን ሌሎች እንዲረዱን እኛም ሌሎችን መርዳት ይገባናል። ይሄ ደግሞ ከፈጣሪ ዘንድም በረከትን ረድኤትን የሚያሰጥ ነው። እኛ ያለንን ነገር ለሌሎች ስንሰጥ እግዚአብሔር ደግሞ የሌለንን ነገር ለእኛ ይሰጠናል። ስለዚህ እግዚአብሔር ለእኛ ከሚሰጠን ነገር ለሌሎች አሳልፈን ብንሰጥ እኛም የምንባረክበት ረድኤት በረከት የምናገኝበት ሰማያዊ ሀብትን የምንጎናጸፍበት ስለሆነ ለሌሎች መርዳት መልካም ነው

ዳቦ ማብሰል እችላለሁ። ዳቦ በተለያየ መልኩ ሊጋገር ይችላል ዳቦ በምጣድ ሆኖ ከስር በእንጨት እየነደደ ሊጋገር ይችላል። ወይም ደግሞ ውሃ ውስጥ በበርሚል ተጥዶ በእንፋሎቱ እንዲበስል ሊደረግ ይችላል። ከዚህ በተጨማሪ ደግሞ ኦቨን በሚባል ውስጥ ገብቶ በፓትራ ዳቦ ተቀምጦ ወደዛ ገብቶ በተወሰነለት የሙቀት መጠን ቆይቶ ወጥቶ ሊበላ ሊጋገር ይችላል። መብሰል አለመብሰሉንም ደግሞ በስቲክኒ ወይም በእንጨት በሳ እያደረጉ መመልከት ይቻላል። እኔ ግን ብዙ ጊዜ ማብሰል የምችለው በምጣድ ውስጥ ያለውን ነው እሳት በማንደድ በምጣድ የተጋገረው ዳቦ እንዲበስል ማድረግ እችላለሁ

ስልጠና ትወስዳለህ? አዎ ጥሩ ጥያቄ ነው ስልጠና እወስዳለሁ የምወስደው ስልጠና በአካል ወይም ደግሞ በመስመር ላይ ነው። በአካል የሚሰጡ በርካታ ስልጠናዎችን ተከታትዬ አውቃለሁ። እነዚህ ስልጠናዎችም ባለኝ ልምድ ባለኝ እውቀት። ባለን የትምህርት ዝግጅት ላይ ተጨማሪ የሆኑ እውቀቶች ተጨማሪ የሆኑ ልምዶች ሆነውኛል። እንደነዚህ ያሉ ስልጠናዎችም በጣም በአእምሮ እንድጎለብት የተለያዩ ስራዎችን እንድመለከት ልምድ እንድቀስም ረድተውኛል። በመስመር ላይ ደግሞ በዩቲዩብ በተለይ የሚሰጡ በርካታ ስልጠናዎች አሉ። እነዚህን ስልጠናዎች እወስዳለሁ ስልጠናዎች ብዙ ጊዜ ያጫጭር ስልጠናዎች አሉ የረዥም እቅድ ስልጠናዎች አሉ። እኔ ከወሰድኳቸው ስልጠናዎች ብዙ ጊዜ የአጫጭር ስልጠናዎችን ወስጃለሁ። የቪዲዮ ኤዲቲንግ ስልጠና የማርኬቲንግ ስልጠና። የማስታወቂያ ስራ ስልጠና የጋዜጠኝነት ስልጠና። የአዲስ ስራ ፈጠራ የስራ ፈጠራ ክህሎት ስልጠናዎችን ወዘተ ወስጃለሁ። ከዚህ በተጨማሪ የኮዲንግ በኮምፒውተር የተለያዩ ስልጠናዎችን ወስጃለሁ። የረጅም ጊዜ እቅድ ደግሞ ዩቲዩብ ላይ የተለያዩ ስልጠናዎችን እየወሰድኩ እገኛለሁ

የትውልድ ከተማዬ በምስራቅ ጎጃም ዞን የምትገኝ ደጀን የምትባል ከተማ ናት። እኔ የተወለድኩበት አካባቢ ሀገረ ሰላም የሚባል ቀበሌ ነው በቀበሌ ገበሬ ማህበር በሚባል ቦታ አካባቢ ነውና። በዚህ ቀበሌ ተወለድኩ የተማርኩባቸው ትምህርቶችም እስከ ስምንተኛ ክፍል እዛው በተወለድኩበት አካባቢ ነው። ከዚያ ወደ ደጀን ከተማ በመሄድ ደግሞ የሃይስኩል ትምህርት ወይም ዘጠኝ እና አስረኛ ክፍል ትምህርትን ተምሬያለሁ። በኢትዮጵያ የተለያዩ ከተሞች አሉ እና ይቺ ከተማ ለአዲስ አበባ በጣም ቅርብ የሆነች ከአማራ ክልል የምትገኝ ጫፍ ላይ የምትገኝ አባይ ወንዝን ድረስ የምትዘልቅ ከተማ ናት።

የስራ ቦታዬ መልካም ነው የስራዬ ቦታዬ ጥሩ ነው። የምሰራውም ስራ ከደንበኞች ጋራ በመገናኘት ደንበኞች የተለያዩ ሀሳቦችን ሲያመጡ ለዚህ ሀሳብ ምላሽ መስጠት። የተለያዩ የክፍያ ሂደቶችንም እየተመለከትኩ ለሰራተኞች ደግሞ ለሰሩበት ክፍያ መክፈል ነው። እና የስራ ቦታዬ በጣም ጥሩ ነው ደህንነቱ የተጠበቀ አስተማማኝ የሆነ የስራ ጫና የማይበዛበት ቀለል ያለ ከደንበኞች ጋርም ተግባብቶ ለመስራት ምቹ የሆነ። ሰፊ የሆነ ቢሮም ያለው የራሱ የሆነ ህንፃም ያለው። ስራ ነው እንግዲህ እና የስራ ቦታ የተሻለ ስራ ነው ብዬ አስባለሁ

ቅሬታዎችን እንዴት ታስተናግዳለህ? ቅሬታዎችን የማስተናግድ በመጀመሪያ ደረጃ ቅሬታን በመቀበል ነው በምን መልኩ ቅሬታው እንደተፈጠረ በመረጃዎች ተንተርሼ መረጃዎችን መሰረት አድርጌ ቅሬታዎችን እሰበስባለሁ እነዚህ የተሰበሰቡ ቅሬታዎች በሙሉ በትክክል የተፈጸሙ መሆናቸውን እና ቅሬታው ትክክል መሆን አለመሆኑን ወይም አግባብ መሆን አለመሆኑን አረጋግጣለሁ ቅሬታው አግባብ ከሆነም ካልሆነም። እነዚህ ቅሬታ አቅራቢዎችን ይዤ ቅሬታው አግባብ አይደለም እላለሁ ወይም ደግሞ አግባብ የሆነ ቅሬታ ከሆነ ወደ ውሳኔዎቼ እሄዳለሁ። ስለዚህ ይሄ የተወሰነው ውሳኔ ወይም ቅሬታው ልክ አይደለም ቅሬታህ ትክክል ነው ወደሚል እመጣና ይሄንን ቅሬታ ከሚመለከታቸው አካል ጋራ በመሆን ትክክል የሆኑ ቅሬታዎችን እና አግባብነት ያላቸው ቅሬታዎችን ምላሽ ለመስጠት ውይይቶችን አደርጋለሁ። በዚህ ውይይት መካከል የተነሱ ቅሬታዎች ትክክል መሆናቸውን አረጋግጬ ለነዚያ ቅሬታዎች መልስ እንዲሰጣቸው አደርጋለሁ በእኔ የሚፈቱ እኔ ላይ የሚያልቁ ቅሬታዎችን ደግሞ በራሴ መፍትሄ እሰጣቸዋለሁ

ዜና በመስመር ላይ ታነባለህ? አዎ በመስመር ላይ ዜናዎችን አነባለሁ። የተለያዩ የዜና አውታሮች አሉ። ዜናዎችን ከአለም አቀፉ ማህበረሰብ ላይ ከተለያዩ አካባቢዎች ከተለያዩ ቦታዎች ዜናዎችን ሰብስበው የተሰበሰቡ ዜናዎችን ደግሞ ወደ እኛ የሚያደርሱ። ብዙ የመስመር ላይ ዜና አውታሮች አሉ። ከእነዚህ የመስመር ላይ ዜና አውታሮች ፖለቲካዊ ማህበራዊ ኢኮኖሚያዊ ሃይማኖታዊ የሆኑ ጉዳዮችን መስመር ላይ ዜናዎችን በማንበብ የተለያዩ መረጃዎችን አገኛለሁ

በልጅነቴ የምወደው ጨዋታ እግር ኳስ ነበር እግር ኳስ በጣም በጥሩ ሁኔታ እጫወት ነበር። እኛ ገና ልጆች እያለን። በልጅነታችን ኳስ ገዝተን በማህበር ተደራጅተን ኳስ እንጫወት ነበር። በምንጫወትበት ጊዜም ቡድን በመመስረት የተለያዩ ግጥሚያዎችን በማድረግ ለዋንጫ ውድድር ሁሉ እንሳተፍ ነበር። በዚህ ሂደት ላይ በተለይ በአጥቂ መስመር ላይና በበረኝነት ላይ በተከላካይነትም በተለያዩ ጊዜያት ላይ ጨዋታዎችን አድርጌያለሁ። እና ይህ ጨዋታ በቃ በልጅነቴ ካሉ ጨዋታዎች በጣም የምወደውና የማይረሳ የጨዋታ ነው

ጠዋት ምን ትበላለህ? በጣም ጥሩ ጥያቄ ነው። ብዙ ጊዜ ጾም ስለሚሆን ጠዋት ላይ ብዙ የመብላት ልምድ የለኝም ነገር ግን ጾም በማይሆኑበት። ቀናትና በሰንበት ጊዜ ጠዋት ላይ እንጀራ በወጥን እመገባለሁ። ያው የተለመደውንና በጣም የምወደውን ምግብ እንጀራ በወጥን እመገባለሁ ማለት ነው።

ወደ ስራ ምን ልብስ ትለብሳለ? ወደ ስራ ስሄድ የተለየ ልብስ የስራ ልብስ ወይም የስራ መለያ ልብስ የለንም፤ የስራ መለያ ልብስ ባይኖርም ግን ንጽህናው የተጠበቀ ከጨርቅ የተሰራ ልብስን እለብሳለሁ፤ ከዚያ ውጪ ግን በተለየ መልኩ ሌሎች እንደሚለብሱት የተለየ የሆነ የስራ ልብስ የስራችን መለያ የሆነ ልብስ የለንም።

ለረጅም ጊዜ በዚህ ስራ ሰርቻለሁ አሁን ባለሁበት ሙያ ላይ። ለረጅም ጊዜ ሰራው ለ ከአስር አመት በላይ የሚሆን የስራ ልምድ አለኝ በዚህ ሙያ ላይ። ከአስር አመት በላይ በአካበትኩት። የስራ ልምድ። ከብዙ ደንበኞች ጋራ ተገናኝቻለሁ የተለያዩ ጉዳዮችን ፈጽሜያለሁ ቅሬታዎች አቤቱታዎችን ተቀብያለሁ ለእነሱ ምላሽ ሰጥቻለሁ እንደዚህ። ስለዚህ ከአስር አመት በላይ የሆነ ስራ ልምድ ነው ያለኝ

ልዩ ችሎታዬ ብዬ የማስበው ቴክኖሎጂ ላይ ቅርብ ነኝ በቴክኖሎጂ ላይ ማንኛውም የሆነ ዘመናዊ የሆነ ቴክኖሎጂ በየጊዜው የሚመጣ አዳዲስ ቴክኖሎጂን በቀላሉ በመረዳት በቀላሉ በመስራት በቀላሉ ወደ ስራ በምግባር በመሰማራት ፈጣን ነኝ አስባለሁ። ከዚህ በተጨማሪ ልዩ ችሎታዬ ነው ብዬ የማስበው። ብዙ ጊዜ ተቀምጦ አንድን ሀሳብ በደንብ አድርጎ የመመርመር የመመልከት ችሎታ አለኝ። ጽሁፍ የመጽሐፍ መጽሐፍትን የማንበብ ልምድ አለኝ። እና አንድን ይሄ ልዩ ችሎታ ብዬ የማስበው ይሄንን እና የመሳሰለውን ነው።

የተለየ የስብሰባ ጊዜ የለንም ነገር ግን አንዳንድ ጉዳዮች በሚኖሩበትና አስቸኳይ የሆኑ ጉዳዮች በሚመጡበት ጊዜ ስብሰባዎችን እናደርጋለን በዚህም ከሁለት ሰዓት ባልበለጠ ጊዜ ስብሰባውን ለመቋጨት እና ለመጨረስ ጥረት እናደርጋለን። በወር ምናልባት አንድ ጊዜ የመሰብሰብ አጋጣሚ ካገኘን በዚያ አጋጣሚ ስለ ስራዎቻችን ሁኔታ እንገመግማለን በቀጣይ ስለምንሰራቸው ስራዎችም እንወያያለን። ከዚህ በተለየ ግን መደበኛ የሆነ በየጊዜው ኑ ተሰብሰቡ ኑ እንደዚህ እናድርግ የሚባል ነገር የለም። የስብሰባት ጊዜ የተወሰነ የስብሰባት ጊዜ ወርሃዊ ወይም አመታዊ የሚባል የስብሰባት ጊዜ የለንም።

ቀትር ምን ትመገባለህ ቀትር የሚባለው በኢትዮጵያ ሰዓት የምሳ ሰዓት ነው። በዚህ የምሳ ሰዓት የተለመደውን እንጀራ በወጥ እመገባለሁ። ነገር ግን ጾም በሚሆንበት ጊዜ የቀትር ሰዓቱ ወይም የምሳ ሰአቱን አልፎ ወደዛ ወደ ዘጠኝ ሰዓት እና ከዚያ በኋላ ስለሆነ ብዙ ጊዜ የቀትር ሰአቱን ምግብ አልፌው እሄዳለሁ ብዬ አስባለሁ ምሳ ሰዓትን የመጠቀም እድሉ የለኝም። ነገር ግን በጾም ሰዓት በማይሆንበት ጊዜ ቀትር ላይ ያው የተለመደው እንጀራ በወጥን መመገብ ነው።

ፎቶዎችህን የት ታስቀምጣለህ? ፎቶዎችን የማስቀምጥበት በሁለት መንገድ ነው። የመጀመሪያው የሚዳሰሱ ፎቶዎችን ነው። እነዚህ የሚዳሰሱ ፎቶዎችን የፎቶ ማስቀመጫ የራሱ አልበምንማ አልበም እና ፍሬም አለ። ስለዚህ ፎቶዎችን በአልበም እና በፍሬም አስቀምጣቸዋለሁ። የማይዳሰሱ ደግሞ የሆኑ ፎቶዎችን በሃርድ ዲስክ ኮምፒውተር ላይ እና ስልኬ ላይ አስቀምጣቸዋለሁ። ከዚህ በተጨማሪም የፋይል ማስቀመጫ የሆኑ እንደ ቴሌግራም ኢሜል ጎግል ድራይቭ የመሳሰሉትን ደግሞ በመጠቀም የተለያዩ የማይዳሰሱ የሆኑ ፎቶዎችን በዚያ አስቀምጣለሁ።

የወተት ተዋጽኦ ትወዳለህ? ጥሩ ጥያቄ ነው። በጣም ከምጠላቸው ምግቦች መካከል የወተት ተዋጽኦ እና ወተት ነው። የወተት ተዋጽኦ የሚባለው አይብ ቅቤ አጓት እርጎ የመሳሰሉትን ነው። እንደነዚህ ያሉ የወተት ተዋጽኦዎችን በሙሉ አልወዳቸውም አልመገባቸውም። ሰዎችን በአጋጣሚ የምወድ መስሏቸው የሚያደርጉልኝ ከሆነ እመልሳለሁ እንጂ እነዚህን የወተት ተዋጽኦ ምግቦችን አልመገብም።

ሳንቲም ትቆጥባለህ? አዎ ያለኝ ገንዘብ ለመቆጠብ በቂ አይደለም ብዬ አስባለሁ ብዙ ገንዘብ የለኝም ነገር ግን ካለኝ ነገር ላይ ደግሞ የተወሰነ ነገር ማስቀመጥ ግዴታዬ ነው። ካለው ወርሃዊ ፍላጎት አንፃር በጣም ብዙ ገንዘብ ከሚሰጠኝና ከሚከፈለኝ ገንዘብ በላይ ልፈልግ እችላለሁ ነገር ግን ይህንን ፍላጎቴን የሚሸፍንልኝ ገንዘብ ባይሆንም ከዚህ ካለኝ ከገንዘብ የተወሰነ ነገር አስቀምጬ ሳንቲም ቆጥቤ ለቀጣይ ደግሞ የተሻለ ነገር ይመጣል ብዬ ስለማስብ ገንዘብ መቆጠብን እንደ አንድ ልምድ እና እንደ አንድ ጥሩ ባህል አድርጌ እወስደዋለሁ

ጥራት ያለው ስራ ማቅረብ እችላለሁ። ስራዎቼን በሙሉ ጥራት ያላቸው እንዲሆን እጥራለሁ። ስለዚህ የምሰራውም ስራ እንደዚሁ ጥራት ያለው ስራ ነው። በርካታ ስራዎችን እሰራለሁ በተለያዩ ደንበኞች ጋር የሚያገናኙኝን የተለያዩ ጉዳዮችን እፈጽማለሁ። እነዚህ የምሰራቸው ስራዎች በሙሉ በጥራት እንዲፈጸሙ ሰዎችን የሚያስደስቱ ሆነው እንዲያልቁ እፈልጋለሁ። ስራዎቼ የሚታወቁ በዚሁ ነው። ልዩ የሆነ ጥራት ያስፈልጋቸዋል ለስራዎች ብዬ የማስብ ስለሆነ ስራዎቼን በጥራት መስራት አማራጭ አድርጌ የምሰራው ለዚህ ነው።

በስራ ቦታ ጓደኛ አለህ? አዎ በስራ ቦታዬ በርካታ ጥሩ ጥሩ የሚመክሩ የሚገስጹ የሚያስቁ የሚያዝናኑ በርካታ ጓደኞች አሉኝ። በስራ ጓደኝ በስራ ቦታ ካገኟቸው ጓደኞች በጣም ብዙዎችን የማረሳቸውና በህይወቴ ውስጥም የራሳቸው የሆነ አሻራን ያሳረፉ ጥሩ መካሪዎች አሉ። በአባትነትም በወንድምነትም በእህትነትም በእናትነትም በእድሜ በትልቅ የገፉ አሉ በእድሜም ደግሞ ከእኛ እኩያ የሆኑ ከእኛም የሚያናንሱ አሉ። እና ከእነዚህ ጋራ በስራ ሁኔታ በመግባባት ጥሩ የሆነ ከባቢን በመፍጠር በደስታ ነው የምናሳልፈው። እና ስራ ቦታ ጓደኞቼ ብዙ ናቸው በጣም ደስ የሚሉ ጓደኞች አሉ

አዎ ቅርጫት አለኝ ቅርጫት በቤት ውስጥ ከሚያገለግሉ እቃዎች መካከል አንደኛው ነው። በህፃንነታችን እያለን ወላጆቻችን ቅርጫትን ይጠቀሙበት የነበረ በቤት ውስጥ የሚኖሩ እንስሳትን እንደ በሬ፣ ለም፣ አህያ ፍየል፣ በግ የመሳሰሉትም ያስወጡትን ጽዳች ከሚኖሩበት ወይም ከሚያድሩበት ከጉረኖአቸው አውጥተው ወደ ውጭ ወደ ሜዳ ለማስጣት ለማውጣት ይጠቀሙበት ነበር። ከዚህ በተጨማሪም ወደ ገበያ እህል ይዘውበት ይሄዳሉ። ከገበያ ደግሞ ለቤት የሚያስፈልጋቸውን የቤት አስቤዛ ይዘውበት ይመጣሉ እንደ ድንች እንደ ሽንኩርት ቲማቲም የመሳሰለውን ነገር ይዘውበት ይመጣሉ። አሁን በከተማ አካባቢ እዚህ አሁን በምኖርበት አካባቢም ቅርጫትን የሚጠቀሙበት እህልን ወደ ገበያ ለመውሰድ ወይም የሚሸጡ የተለያዩ ነገሮችን ወደ ገበያ ለመውሰድ ከገበያም ደግሞ የገዟቸውን እቃዎች ወደ ቤታቸው ለመውሰድ ይጠቀሙበታል። እንደ እቃ ማጓጓዣ የሚጠቀሙበት ነው። ቀርቀሃ ከሸንበቆም ሊሰራ ይችላል። ብዙ ጊዜ ግን የሚሰራው ከቀርቀሃ ነው። ቀርቀሃ የሚባል ዛፍ አለ ከቀርቀሃ ተሰንጥቆ ይዘጋጃል። ከተዘጋጀው በኋላ በእበት ይለቀለቃል። በእበት የተለቀለቀው ቅርጫት በቀላሉ ከአንድ ቦታ ወደ ሌላ ቦታ ተሸክመው ለመሄድ ይጠቀሙበታል። በእበት መለቅለቁ የሚጠቅመው በፀሀይ እንዳይበላሽ በፀሀይ ምክንያት እንዳይጎዳ ስለሚረዳ ነው።

ደብዳቤ መጽሐፍ ትወዳለህ አዎ ደብዳቤ መጽሐፍ እወዳለሁ በእጄ የጻፍኳቸው በርካታ ደብዳቤዎች በቅርስነት አሉ ከሃያ አመት በፊት ከሰላሳ አመት በፊት የጻፍኳቸው ደብዳቤዎች ደብዳቤ በልዩ ልዩ ምክንያቶች ሊጻፍ ይችላል። አንዳንድ ጊዜ ለምንወዳቸው ለምንናፍቃቸው ሰዎች ደብዳቤዎችን እንጽፋለን የምንጽፈው ደብዳቤ የኛን ፍቅር የኛን እነሱን መናፈቅ የሚገልጽ መልእክት የያዘ ሊሆን ይችላል። የፍቅር ደብዳቤም ይጻፋል። አንድ ወንድ ለሴት ወይም ሴት ለወንድ እወድሃለሁ የሚል መልእክት ያለውን ደብዳቤ ሊጻፍ ሊጽፉ ይችላሉ። ከዚሁ በተጨማሪ ደግሞ በመስሪያ ቤት ደረጃ አንድ መስሪያ ቤት ለሰራተኛው ወይም ሰራተኛው ለመስሪያ ቤቱ መልእክቶችን የሚለዋወጡበት ጉዳዮችን የሚፈጽሙበት ደብዳቤ ነው። እኔም በእነዚህ ሂደት ውስጥ በሙሉ በሚባል ደረጃ ለጓደኞቼም ለፍቅር ጓደኛዬም እንደዚሁም ደግሞ ለስራ ባልደረቦቼና ለመስሪያ ቤቴም ደብዳቤዎችን ጽፌ አውቃለሁ። የምጽፈው ደብዳቤ ደግሞ በእጅ የሚጻፍ ነው። ምክንያቱም በወቅቱ በኮምፒውተር ጽፎ ያንን በኮምፒውተር የተጻፈውን ነገር ለማተም ደግሞ የማተሚያ መሳሪያም ስለሌለ። የተሻለውና በግድ መጠቀም የምችለውና ያለኝ ነገር በእጅ መጽሐፍ ስለነበር በእጄ እጽፍ ነበር።

ስማርትፎን ትጠቀማለ? አዎ አሁን እየቀረጽኩበት ያለሁና ለእናንተ መልእክቶችን እያስተላለፍኩበት ያለው ስልክ ስማርት ፎን ነውደ ስለዚህ በዚህ በስማርት ፎን እጠቀማለሁ። በስማርት ፎን የምጠቀመው የተለያዩ ስራዎችን ለመስራት ነው። እንደ ገቢ ምንጭነትም የምጠቀምባቸው አንዳንድ መተግበሪያዎች አሉ። እነዚያን መተግበሪያዎች እጠቀምበታለሁ፤ ስልክ እደዋወልበታለሁ፤ ስልክ ከመደዋወል አልፌ ደግሞ ፎቶዎችን ምስሎችን አነሳበታለሁ። ይሄንን የቀረጽኳቸውን ምስሎች፣ ድምጾች የመሳሰሉትን ደግሞ በማቀናበር ቪዲዮ እሰራለሁ። ይሄንን ዩቲዩብ ላይ ፌስቡክ ላይ፣ ቲክቶክ ላይ እና ሌሎችንም ፕላትፎርሞች ላይ እጭናለሁ ማለት ነው። ይህንን በማድረግ ደግሞ የተወሰነ ገቢ አገኝበታለሁ። ስለዚህ የምጠቀመው ስማርትፎን ሆት ናይን የሚባል ኢኒፊኒክስ ስልክ ነው።

"ወደ መናፈሻ ምን ያህል ጊዜ ትሄዳለህ?" ወደ መናፈሻ የመሄድ ልምድ የለኝም። ካሉኝ ልምዶች እንግዲህ በጣም ደካማ ነው ብዬ የማስበው ይሄንን ነው። ወደ መናፈሻ ሄጄ ጊዜዬን በዛ የማሳለፍ ልምድ ብዙ ጊዜ የለኝም። ያለኝ የስራ ጊዜም የተደ የተጨናነቀና አጭር ጠባብ ስለሆነች ከስራ ሰዓት ውጪ ያለውን ጊዜዬን እዛው ቤት ላይ ከቤተሰቦቼ ጋራ እየተጨዋወትን መጽሐፍትን እያነበብን ሌሎችንም ጉዳዮች እየተወያየን ከማሳለፍ በቀር ወደ መናፈሻ አልሄድም። ምናልባት በጣም አስገዳጅ ጉዳይ ገጥሞኝ የስራ ጉዳይ ገጥሞኝ ከዚህ በፊት በጣም ብዙ አመት ያላገኘኋቸው ጓደኞቼ ገጥመው እነሱ ደውለውልኝ ተቀጣጥረን ቦታ እዚህ ቦታ እንሂድ ብለውኝ ከሆነ፤ ምናልባት በአመት ውስጥ አንድ ጊዜ ወይ ሁለት ጊዜ ለሚሆን ጊዜ ብቻ ወደ መናፈሻ ሄጄ ላውቅ እችል ይሆናል። ከዚያ ውጭ ወደዛ የመሄድ ልምዱ የለኝም።

በቡድን መስራት ትወዳለህ? አዎ በቡድን መስራት እወዳለሁ። በቡድን መስራት ደስ ይለኛል። በቡድን መስራት ደስ የሚያሰኘው የተለያዩ ሰዎች የተለያየ የሆነ የእውቀት ደረጃ፣ የልምድ ችሎታ የአገልግሎት፣ እንደዚሁም ደግሞ ውስጣዊ ፍላጎት የተለያየ ነው የየሰው። ስለዚህ በቡድን ሆኖ በሚሰራበት ጊዜ አንደኛው ላይ የሌለ ነገር ሌላኛው ላይ ይገኛል። ሌላኛው ላይ የሚገኝ ነገር ሌላኛው ላይ ደግሞ ላይኖር ይችላል። ስለዚህ እነዚህ አንደኛው ለአንደኛው እያጋራ፤ አንደኛው አንደኛውን እያገዘ፤ አንደኛው አንደኛውን እየረዳ፤ እየተረዳዳ መስራት የሚቻልበት እድል ስላለ በቡድን መስራት በጣም ደስ ይለኛል።

ምን አዲስ ነገር መማር ትፈልጋለህ? አዲስ ነገር መማር የምፈልገው የቴክኖሎጂ ጉዳዮችን ነው። በቴክኖሎጂ ደረጃ የተሻለ ገቢ ሊያስገኝ የሚችል አዳዲስ የመጡ ቴክኖሎጂዎችን መስራት እፈልጋለሁ በተለይ የኮዲንግ እውቀቴን አስፋፍቼ የተለየ የምለው ፕላትፎርም ለራሴ የተሻለ የምለው ዌብሳይት በመገንባት ሰዎች በቀላሉ ገንዘብ ሊሰሩበት የሚችሉበትን ፕላትፎርም መገንባት እፈልጋለሁ። ከዚህ በተጨማሪ የክሪፕቶ ትምህርትን መማር እፈልጋለሁ። የክሪፕቶ እና ሌሎችም ደግሞ የፎሬክስ ትሬዲንግ ተምሬ የተሻለ የሆነ በትሬዲንግ ላይ የተሻለ የራሴን ስትራቴጂ አምጥቼ የተሻለ ገንዘብ ማግኘት መስራት እፈልጋለሁ።

ሰዎችን እንዴት ታስተዋውቃለህ? ሰዎችን ለሌሎች የማስተዋውቅበት የራሴ መንገድ ይኖረኛል ግን ብዙ ጊዜ ሰዎችን ለማስተዋወቅ የምትጠቀመው መተዋወቅ ያለባቸውን ሰዎች በተለያዩ ጉዳዮች አገናኛቸዋለሁ ከዚያ በኋላ እገሌ ይባላል እንደዚህ እንደዚህ ነው የሚሰራውን ዝርዝር ነገር እገልጽለታለሁ ለዛኛውም ይሄ እገሌ ይባላል ዝርዝር ነገር በዚህ መልኩ እንደዚህ እንደዚህ ይሰራል እንዲህ ያለ ልምድ አለው እዚህ ቦታ ነው ያለ ምናምን የሚለውን በደንብ የህይወት ታሪኩን እገልጥና ሁለቱን እንዲተዋወቁ አደርጋለሁ። ሁለቱ ከተዋወቁ በኋላ ደግሞ እርስ በእርሳቸው ይበልጥ ተገባብተው የራሳቸውን አንደኛው የአንደኛውን ለሌላኛው ሀሳባቸውን ይገላለጣሉ

የምትወዱት ምግብ ምንድነው? እኔ የምወደው ምግብ እንጀራ በወጥ ነው። የተለመደና በጣም ብዙ ጊዜ የምመገበው ስለሆነ በቀላሉም የማገኘው ስለሆነ እንጀራ በወጥን እመገባለሁ እወዳለሁ። ብዙ ጊዜ እንግዲህ ሰው የሚወደው የሚያገኘውን ነገር ነው የማያገኘውን ነገር አይመኝም። እኔም የማላገኘውን ነገር አልመኝም። በጣም ብዙ የምወዳቸው ምግቦች ይኖራሉ። ነገር ግን በአካባቢዬ አላገኛቸውም። ለማዘጋጀት ከባድ ናቸው ከሚል አንፃር የምወደው እና በቀላሉ የማገኘውን የራሴን ራሴን የምሰራውን በቤቴ የሚዘጋጀውን ምግብ ነው።

የምትወደው አትክልት ምንድነው? እኔ የምወደው አትክልት የጓሮ አትክልት ነው እንግዲህ የጓሮ አትክልት በተለያዩ ነገሮች ሊዘራ ይችላል በተለያዩ መንገዶች ሊመረት ይችላል በመስኖ ሊመረት ይችላል ወይም ደግሞ በተፈጥሮ ከሚገኝ ዝናብ ተጠቅሞ ሊመረት ይችላል። ይህንን በጓሮ የሚመረተውን አትክልት እመገባለሁ። አንደኛ ንጽህናው የተጠበቀ ይሆናል፣ ንጽህናው የተጠበቀ ምግብ መመገብ ደግሞ ለጤናም ተስማሚ ነው። የጓሮ አትክልቶች ብዙ ጊዜ በሽታ ተከላካይ ናቸው ነገር ግን በብዙ መንገዶች ደግሞ በትል በወፍ በምናምን ሊበላሹ ይችላሉ ስለዚህ እንዳይበላሹ በጥንቃቄ ይዘን እነዚህን የጓሮ አትክልቶችን መመገብ መልካም ነው እና የምወደው አትክልት ጎመን፣ ካሮት፣ ቀይ ስር የመሳሰሉትን የጓሮ አትክልቶች ነው